ሾርባ ትወዳለህ? ውይ በጣም አዎ በጣም እወዳለሁ ማለት ነው። እውነቱ ሾርባ መጀመሪያ አሰራሩን ልንገርህማ። አሁን ለምሳሌ የእንጀራ ወይም የሩዝ ሾርባ ታዘጋጃለህ። ግን እቃዎችን መጀመሪያ ስጋ አለ። አንድ ከሁለት በቃ ግማሽ ኪሎ ግራም የሚሆን ከዛ ሽንኩርት አንድ ቆራርጠህ ማለት ነው። ከዛ ነጭ ሽንኩርት ከሁለት እስከ ሶስት ባለው፤ ከዛም ዘይት ሁለት ማንኪያ፣ ጨው እንደየፍላጎትህ። ምክንያቱም መብዛትም እንትን ማነስም ትፈልጋለህ እና በርበሬ ካስፈለገህ ትንሽ ነው። ውሃ ከዛ ውስጥ እስከ አራት ኩባያ፤ ከዛ ቲማቲም አንድ እምነቱ ቢጨመር አማራጭ ነው። አሪፍ ነው ማለት ነው። ከዛ ስጋውን ወይም የዶሮውን ሊሆን ይችላል። በውሃ አጥብቀህ አጥበህ ትቆርጠዋለህ። ከዛም ሽንኩርቱን እና ነጭ ሽንኩርቱን ደግሞ በዘይት በመካከለኛ እሳት ትጠብሰዋለህ። ከዛ ከጠበስክ በኋላ ስጋውን ታስገባዋለህ። ስጋውን ደግሞ ከአምስት እስከ አስር ደቂቃ ባለው ታበስለዋለህ። ከዛ ቲማቲም እና በርበሬ ትጨምራለህ። ይሄ እንደ ፍላጎትህ ነው። ሰው እንደየ ምርጫው ማለት ነው። ከዛ ውሃ ትጨምራለህ። ከዛ ጨው፤ ከዛ በዝቅተኛ እሳት ከሰላሳ እስከ አራባ ደቂቃ እስኪቀልጥ ድረስ ትጠብሰዋለህ ማለት ነው። ከዛ ሾርባው ይዘጋጃል። ትኩስ እንደውም ይሆናል ማለት ነው። ስለዚህ ከፈለክ ደግሞ የአትክልት ሾርባ፣ የምስር ሾርባ አለ ማለት ነው። ይሄ ደግሞ የአትክልት ሾርባ ደግሞ መጀመሪያ እቃዎቹም፤ ድንች አለ ሁለት። ከዛ ቆራርጠህ ነው። ከዛ ካሮት አንድ ወይም ሁለት ትቆርጠዋለህ። ከዛ ሽንኩርት አንድ፤ ነጭ ሽንኩርት ሁለት፤ ከዛ ጎመን ትንሽ ቢሆን አማራጭ ነው። እንትን ጣፋጭ ያደርገዋል ማለት ነው። ዘይት አንድ ወይም ሁለት ማንኪያ፤ ከዛ ጨው እንደ ፍላጎትህ ማለት ነው። ከዛ በርበሬ ትንሽ ቢሆን አሪፍ ነው። ከዛ ደግሞ ውሃ ሶስት ኩባያ፤ ስለዚህ መጀመሪያ ሽንኩርቱን እና ነጭ ሽንኩርቱን በዘይት ቀለማቸው እስኪቀይር ድረስ ትጠብሰዋለህ። ከዛ ካሮት እና ድንች ለሁለት ሶስት ደቂቃ ታበስለዋለህ። ከዛ ውሃ ትጨምራለህ። ከዛ ጨውና ቅመምን ታስገባለህ። ከዛ እንደ መጀመሪያውኑ ሾርባ መካከለኛ ከሃያ እስከ ሰላሳ ደቂቃ ድረስ እስኪቀልጥ ታበስለዋለህ ማለት ነው። ከዛ ትኩስ ሆኖ ይወጣል። በጣም ብዙ እንተን የሾርባ አይነቶች አሉ። አሁን የሾርባ ጥቅሞች ደግሞ ስነግርህ ሰውነትን ያሞቃል። በተለይ ሾርባ ለማንም አሪፍ ይባላል። ለወለዱ ሴቶች በጣም አሪፍ ነው እና ህመም ላለበት ሰውም አሪፍ ነው። ሰውነትን ያሞቃል ስል በተለይ በብርድ ወቅት ሀይል ይሰጣል። መፍጨትን ያሻሽላል። ለሆድ ቀላል ስለሆነ በፍጥነት ይፈጫል ማለት ነው። ከዛ ሀይልም ይጨምርልሃል። ከአትክልትና ከስጋ የሚሞጡ ንጥረ ምግቦች ሰውነትን ስለሚያጠነክሩ ማለት ነው። ከዛ ይሄንን ለታመመ ሰው ተመራጭ ነው። በተለይ ደግሞ የዶሮ ሾርባ ሲሆን ሰውነትን ያገግማል ማለት ነው። ከዛ ውሃም ያበዛልሃል። ሰውነትህ እንዲያደርቅ ያደርጋል ማለት ነው። ራሱም ፈሳሽ ስለሆነ ከዛ ልብ ያሳርፋል። ቀላልና ሙቀት ምግብ ስለሆነ ሰውነትን ያረጋጋል። ይሄንን ደግሞ ለህፃናትና ለሽማግሌዎች በተለይ ደግሞ ተስማሚ ነው። ዶክተሮችም ያዛሉ። ምክንያቱም ለመፍጨቱ ቀላል ስለሆነ ምንም የሚጎዳ ነገር የለውም ማለት ነው። ይሄንን ይመስላል።

የጎረቤቶችህን ድርጅት ትሰማለህ አዎ እሰማለሁ ምክንያቱም ያው የተሰራ ጉድግዳውን ቀለል ያለ ስለሆነ ከጎረቤታችን ጋር የጎረቤታችንን ድምጽ በደንብ አድርጌ እሰማለሁ። በተለይ እንደ ኢትዮጵያ እንደ ማህበረሰብ በጣም የሰፈር እሄ ከሰው ጋ ያለኝ አግባቦት ምናምን በጣም የጠለቀ ስለሆነ። ግዴታ ጎረቤቶችህ ምን እንዳይገጥማቸውም ማወቅ ትችላለህ። አሁን ግን ከጎረቤት የሚሰማ ድምጽ በጣም ይለያያል። አንዳንድ ጊዜ የጩሀ አንዳንድ ግዜም የደስታም ሊሆን ይችላል። ከዛም በተለይ ልጆች ሆነን ማለት ነው። ይሄ እናቶቻችን ስመቱን ምናምን ከዛ የጎረቤታችንን እናቶች መጥተው የጓደኞቻችንን እናት መተው እንትን ሲያገለግሉን ምናምን በቃ እሱን በጣም የማይረሳ ጊዜ ነው። ስለዚህ የገረቤታችን ድምጽ አዎ እኔ እሰማለሁ ከዛ መስማትም ጥቅም አለው። ምክንያቱም ሀዘናቸው ከሆነ በሀዘናቸው ትጋራቸዋለህ። በ እንትን በደስታቸው ደግሞ የደስታቸው ተከፋይ ትሆናለህ። እና የጎረቤቶችን ድምጽ መስማት በጣም ጠቃሚ ነው። ጉዳት ግን አሁን ለምሳሌ የቤት ውስጥ ሚስጥር ከሆነ ባል እና ሚስት ሊጣሉ ይቺላሉ ወይ የሆነ ንግር ከሆነ አሱን መስማት ሊጎዳህ ይቺላል። ለራስህም ለነሱም እነሱም አንተ ስለሰማህባቸው የሆነ የሀፍረት ስሜት ሊሰማቸው ይችላል። አንተም የእነሱ ስለሰማክ አእምሮህም ሊረበሽ ስለሚችል እረፍት ላታገኝ ስለምትችል ይህንን ጉዳት ይኖረዋል። ስለዚህ የጎረቤቶቻችን ድምጽ እኔ በደንብ እሰማለሁ ማለት ነው።

ስለ በልጅነቴ የመኖሪያ ቤታችን ንገረኝ ያው የመኖሪያ ቤታችን ቬላ ነበር። ቬላ ማለቴ። ፎቅ ሳይሆን ቬላ ነበር። ከዛ የምኖርበት አካባቢ የነበረውን ደግሞ አደጋ ሀሙስ ይባላል ከበቀሌ ሶስት የሶስት ሰዓት መንገድ ነው። ከዛ በጣም ሀሪፍ ደስ የሚል ሰፈር ነበረን ከጎረቤታችን ጋር ያለኝም። ቁርኝት ከዛ ጓደኞቻችን ደግሞ የዛኔ በጣም ብዙ ነበርን እና በጣም ደስ የሚል ህይወት ነበረን። ከዛ የቤታችንን ደግሞ የተሰራው ከድንጋይ ነው ከብሎኬት ሳይሆን ከድንጋይ ነው። ከዛ የመስቀል ምልክት አላት ለላይ ደግሞ የቴሌቪዥን አንቴናዋን እንደ መስቀል አይነት ነው የምትሰራው ከዛ። የምንኖርበት በመሃል ነው ከዛ በስተጀርባ ትናንሽ ክፍሎች አሉት። ትናንሽ ክፍሎቹ ያው የተከራይተው ነው ይከራያል። ከዛ የመሃለኛው ግን እኛ ነበር የምንኖረው ከዛ በሙሉ ውስጥ ደግሞ ሳሎን ቤት ነበረን ኩሽና ቤት እና ምኞታ ቤት ነበረን። ያው ደስ የሚል ነበር በስማማ አስታወስኩት ልጅነት። ከዛ ያው አባቴ እንትን ውጭ ሀገር ስለነበር ከእናቴ ነበር የምትተኛው እና አልጋችን ደግሞ ብረት ነበር። ከዛ ብረቱ ላይ እንተኛ ነበር። ትምህርት ቤት ስንሄድ ከመንታ ቤታችን ተነስተን ወደ ሳሎን ሄደን ከሳሎን ደግሞ ወደ ኩሽና ቤት ሄደን እዛ መግባታችንን በልተን ምናምን እንሄድ ነበር። ከዛ ደግሞ በራንዳ ነበረው በራንዳ ላይ ደግሞ እንግዳ ሲመጣ ቡና የሚፈላበት ከዛም ሲደብረን ሲደብረን እዛ ነበር የምንውለው እና እንደዛ ነበር። ከዛ ደግሞ የበራችን ቀለም ደግሞ ውሃ ሰማያዊይ ነበር። ያለው ክፍል በስተጀርባ አራት ከዛ የሳሎኑ አምስት ምኚታ ስድስት ኩሽና ሰባት አራት አዎ ሰባት ነው። በረንዳው ደግሞ ስምንት ከበረንዳው ጋር ስምንት ከዛ ሽንት ቤት እና ሻወር የየራሱ ክፍል አለው። በጣም ደግሞ የሚያማምሩ ተክሎች ነበሩ። ይሄ እንትን ዘይቶን ዘይቶን ነበረን። ሀረግ የሚባል ተክልም ነበረን። አፕን የምንለው ነበረን። በጣም ብዙ ነበር ውይ ጉድ እና ውሃ ደግሞ አትጠፋም እዛ ቀን ቀን ቀን ቀን ሁሌ ነበር የምትመጣው አትጠፋም። ከዛ በዘለለ ደግሞ አዎ አጥራችን እጠር ያለ ስለነበር ብርጭቆ ሰባብረን አስቀምጠንበት ነበርሌባ እንዳይገባ ማለት ነው። ስለሚጎዳቸው ስለሚቁ። ቤታችን ደግሞ ከመጀመሪያው ቤት ሁለተኛ ነው የምትገኘው ከዛ ከአስባልቱ ደግሞ ከአንድ ከ አንድ ቀጥ ያለ መንደር በኋላ የኛ ይገባል ማለት ነው። የኛ ይገኛል ስለዚህ ይሄንን ይመስል ነበር ቤታችን።

ስትታመም ከስራ ትቆያለህ ወይ? አዎ እቆያለሁ በተለይ ያው እንደ ሴት ግዴታዎች ፔሬድ የወር አበባ ስመጣብኝ ማለት ነው። አዎ በስምአብ አይደለም ስራ። አልጋ የራሱ ትንሽ ትንሽ ያምጠኛል በጣም ነው የምትተኛ በጣም ነው የሚያመኝ እና። ስለዚህ አንድ ቀን ሙሉ እታመማለሁ ፔሬድ ይሄ የወር አበባ ላይ ከሆንኩኝ ማለት ነው። ስለዚህ እዛ ላይ በጣም አማለው ከዛ ደግሞ የራስ ምታት ላይ ምናምን እኔ እንኳን ስራ የለኝም። ያው ይሄ የቤት የምሰራቸው ስራዎች ወይ ለክላስ ይሄ የክፍል ምናምን ከመሄድ እንጂ ስራ የለኝም። ግን እንደዛ አደርጋለሁ ወደ ምንም አልንቀሳቀስም ካመመኝ ማለት ነው።

ኢንተርኔት አለህ አዎ ኢንተርኔት አለኝ ያው ያለሁት ትምህርት ስለሆነ ሙሉውን ቀን ነው። ዋይፋይ ከፍተውት የሚውሉት ግን በስመአም የኢንተርኔት ጥቅም እና ጉዳት ልንገርክ። በዚሁ እያለሁ ሳረሳው። ኢንተርኔት ገደብ ሊኖረው ይችላል ይገባል ይችላል ሳይሆን ይገባል ነው። እንደ ግዴታ። አሁን ሙሉ ቀን ስለሚከፈትልን ያው አንተን እንኳን ስላገኘንክ ያው በኢንተርኔት ነው እየሰራንክ ያለነው ግን። አንድ ጥቅሙ ምንድነው? ሙሉውን ቀን ስራ ካለህ ለስራ ካለህ አሪፍ ነው። ስራ ለሌላችሁ ለእኛ ግን በጣም እየጎዳን ነው። ምክንያቱም። ቲክቶክ እናያለን። ይሄ ሌላ በቃ መተግበራዎችን ምናምን እንጠቀማለን እና በጣም ጉዳት አለው አጠቃቀማችንን ካላስተካከልን ማለት ነው። ከዛ በዘለለ ግን ያው ኢንተርኔት አንደኛ ኢንተርኔት ደግሞ በሁለት ይከፈላል። አሁን ዋይፋይ አለ የቤት የሚገጠም ወይም ሲም የሚገጠም ዋይፋይ የሚለው ያልተደበደበ አለ። ከዛ ደግሞ የምንገዛው በየቀን የምንገዛው የዳታ በብር ማለት ነው። ስላለ ስለዚህ ይከፋፈላል ማለት ነው። እኔ ኢንተርኔት አለኝ አዎ እጠቀማለሁ። ከዛም እንዳልኩህ ጉዳቱና ጥቅሙ እሱን ነው። ከዛም ጥቅም አለው ጥቅሙ ያው እያሉ እንዳልኩህ ነው። እኔ አሁን አንተ የምጠቀምበትን አጠቃቀም አሪፍ ነው ለስራ ስለሆነ። ከዛ ግን ይሄ አለ አሁን አንዳንዴ ደግሞ እንትን የምንጠቀመው አለ ዝም ብለን ጊዜ ማሳለፍ ነው ያለበት።

ምን አይነት ጥያቄ ነው? ፍየል አይተህ ታውቃለህ? አውቃለሁ አይደለም እንዴ ያደኩት ከፍየል ከበግ ከድመት ከውሻ አህያ ፈረስ በቅሎ ግመል። ቅጭኔ ምናምን እነሱን እያየሁት ነበር ነው ያደኩት ፍየል በጣም ደስ የምትል እንስሳ ናት። በተለይ ጥቅምም አላምም አላት። ግን ታስፈራለች በተለይ ይሄ የቀንዷ አካባቢ ወንድ ከሆነ ቀንድ ላይ እሱ ላይ ያስፈራል። ከዛ በተረፈ ግን በስጋ ይጠቅማል ወተት የሚሰጠን አለ። ፍየት ማለት ነው ስለዚህ ደግሞ ስጋው በጣም ነው የሚጣፍጠው። አባታችን እሚወደው ደግሞ ይሄ ነው ፍየል ነው ማለት ነው። ከዛ ፍየል ደግሞ ትንሽም አለው ትልቅም አለው ሴቶችም አሉ። ግን አብዛኛውን ጊዜ አባቴ በድንገት ሲገዛ ሴት ከገዛ ያው እርጉዝ ሁና ነው እምትጠብቀን ማለት ነው። ስለዚህ እንሳትን መንከባከብ አለብን በጣም ብዙ ጥቅም ስላላቸው ለስጋ። ከዛ ደግሞ ለንግድም እንትን መሸጥ ማለት ነው። እሱን ጥቅም አለው። ከዛ በዘለለ ደግሞ ለስጋ ለወተት የፍየል ውተትም ጠፋጭ ነው ይላሉ። እኔእንኩአን ቀምሽ አላውቅም የ የላም እምጠጣውና ብዙ ጥቅም አላቸው። ፍየል አዎ አይቼ አውቃለሁ ከልጅነቴ ጀምሮ በጣም ከእነሱ ጋር ነው ያደኩት ማለት ነው።

ጫው ብዙ ትወዳለህ? ያው ጨው እኔ ብዙ አልወድም። ምክንያቱም ወጥ ስሰራ ራሱ አልቀምስም። ዝም ብዬ በግምት ነው የማደርገው በቃ። ይጣፍጥ አይጣፍጥ እንጃ ዝም ብዬ ነው የማደርገው በግምት ማለት ነው። ግን ብዙም ጊዜ የቤታችንን ወጥ ስሰራው- ወጥ እንትኑ ጨው ይበዛበታል። እና ቤተሰቦቼ ሁል ጊዜ ነው የሚሰድቡኝ ለምንድነው የማትቀምሽው እንደ ሴት ሰርተሽ ሰርተሽ ሰርተሽ በጭቃሚ ሆናለች መጨረሻ ላይ ጨውሽ ሳትቀብሺ እንዴት ምናምን ይላሉ ያው እኔም- እንጃ ተፈጥሮዬ ነው መሰለኝ ያው ቀ ምሽ አላውቅም። ግን ለወዲሁ አስተካክላለሁ ብዬ አስባለሁ። ግን ጨው ጉዳት አለው። ጉዳቱ ምን መሰላችሁ በጣም ለደም መብዛት ይሄ የኩላሊት ምናምንም ይዳርጋቸዋል በብዛት ብዙ ጨው በናበዛ ጥሩ ነው። ከዛ በልኬት ቢሆን ጨው እየቀመሰን ብንጨምር ጨው ከማብዛት ጨው የሌለው መብላት ይሻላል እንደኔ። ስለዚህ ጨው ባናበዛ ጥሩ ነው። እኔ ግን ጨው ብዙ ትወዳለህ ለሚለው- ደህና ነኝ እወዳለሁ። ግን ጨው የሌለው ምግብ አልበላም። ግን ጨው ደግሞ ከበዛበት በጣም ያስጠላኛል።

በጎረቤቶችህ ጋር ጥሩ ግንኙነት አለህ? አዎ ቀደም ብዬ የሆነ እንደዛ አይብረን ጎረቤቶችህ ነች ጎረቤቶችህ ጎረቤቶችህ በተመለከተ አውርተን ነበር አዎ እነሱ እኛ እንደ ኢትዮጵያ ህብረተሰብ ያው እህት እንደ እህት እንደ ወንድም እንደ አባት እንደ እናት የምናየው ጎረቤቶቻችን ነው። እነሱ ከእነሱ እሳት እንለማመናለን ምግብ ካጣንም እነሱጋ ሄደን እንበላለን እነሱም ሲያጡ ካልተሰራ ከሆነ ምናምን ወደ እኛ መተውም ይበላሉ እኛም እንደሱ ነው። ከዛ የልጅነት ጫዋታዎች የምንጫወተው ከጎረቤቶቻችን ልጆች ናቸው ማለት ነው። ከዛ የጎረቤት በጣም ጥቅም አለው እውነቱ በመልካምም በክፉም ዘመን ፈጥኖ የሚደርስልህ ከሩቅ ያለው ዘመህ እሱ ነውና። ያው ጓደኛዬ እንትን ጎረቤቶች እንደ ጓደኛ ይሆናሉ። በጎረቤት ፍቅር ይመሰረታል ባለትዳርም ይሆናሉ ልጆቻቸውን እየሞሸሩ ማለቴ ነው። ከዛ እኔ ደሞ እኔ እንደ ኢትዮጵያዊት ጥሩ ግንኙነት አለኝ ከጎረቤቶቼ ጋር። በተለይ ልጆቹ እንስቶቹ ላይ በጣም ግንኙነት አለኝ

በምን ሰዓት ትነሳለህ? እሄ ነገር ደግሞ ማለት ነው በጣም አሪፍ ለጥያቄ እኔ እንቅልፍ እወዳለሁ ምክንያቱም እንቅልፍ በጣም እንደ ምግብ ነው። አእምሮህን ለመሰረው ስለሚጠቀም ከዛ ደግሞ ከድካም አካላቶችን ሙሉ በደንብ ይዝናናሉ በመኝታ ማለት ነው። ስለዚህ የመኝታ እንቅልፍ ጥቅም አለው። ከዛ ግን በምን ሰዓት እንደምነሳው? እንደየጊዜ ነው። አሁን በቀን ከተኛሁኝ ማታ በደንብ አመሻለሁ። በማታ ቀኝ ካልተኛሁኝ ግን ያው ራሴን ለምጀ ነው። መሰለኝ ያመኛል አሁን ራሱ አሞኝ ጋደም ብዬ ነው ያለሁት እቤት ማለት ነው። ስለዚህ ያው እንደዚህ ይመስላል። እኔ ምነሳው ሌሊት አስራ አንድ ሰዓት አስራ ሁለት ሰዓት እነሳለሁ በጊዜ ከተኛሁ ማለት ነው። ካመሸሁኝ ግን አንድ ሰዓት ምናምን አረፍዳለሁ። ስለዚህ በጊዜ መተኛት አሪፍ ነው ጥቅም አለው። አእምሮአችንን እንዲነቃቃ ያደርገዋል ራሳችንንም ንቁ እንድንሆን ያደርገናል ማለት ነው። ይሄ በጊዜ መተኛት ከዛ በጊዜ መነሳትም አሪፍ ነው። ምክንያቱም ፀሀይ አየር የምናገኝበት ስለሆነ። ፀሀይ በማወቅ ራሱ ሰዓት ሰዓት ላይ ማለት ነው። በደንብ በጊዜ ተኝተን በጊዜ መነሳት አለብን ማለት ነው። ከዛ በተረፈ እኔ ምነሳው ያው እንደነገርኩህ ነው። ካመሸሁኝ አንድ ሰዓት አንድ ተኩል ምናምን እነሳለሁ። በጊዜ ከተኛኝ ግን አስራ አንድ አስራ አንድ ሰዓት አስራ አንድ ሁለት አስራ ሁለት ምናምን ነቀለው ማለት ነው።

ፎቶ ማንሳት ትወዳለህ አዎ እወዳለሁ በተለይ በስመአብ እነዚህ በጣም ሰብስብ ያልን የማይረሳ ነገር ከሆነ ፎቶ ማንሳት እወዳለሁ። ግን እኔ ራሴን ለመነሳት አልወድም። እውነት ያስጠላኛል በቃ ዝም ብዬ ራሴን ሳየው እዛ ፎቶ ላይ እንደዚህ ነው እንዴ መልኬ ምናምን እላለሁ። ያው ራስን ካለመውደድ ሊሆንም ላይሆንም ይችላል። እቺ ብቻ ግን እኔ እራሴ እንድነሳ አልፈልግም። ግን ሰዎችን ማንሳት እወዳለሁ። በተለይ እንደዚህ የቤተሰብ ነገር ከሆነ ትንንሽ ልጆች ከሆኑ በተለይ እህት ወንድሞቼ ምናምን በጣም አነሳቸዋለሁ። ከዛ በዘለለ እንደዚህ የማይረሳ አሁን የምርቃት ቀን የክርስትና የበአል እኔ ለራሴ አልነሳም ግን ለሰዎችን አነሳለሁ። ስለዚህ የኔ በስናፕ ቻት ስለምንነሳ በጣም አሪፍ ካሜራ ናት ያላት እና በጣም ብዙ ሰው ይወደዋል። ከዛም ስለዚህ በኔ ሞባይል ነው የሚነሱት። በጣም አራሪ አሪፍ የሆነ ይሄ የ እንትን አላት ስላላት በጣም ብዙ አሪፍ የሆኑ የፎቶዎች አይነቶች ስላሏት። በጣም እኔ ስልክ ነው የሚነሱት ጓደኞቼ ከዛም እኔም አንዳንዴ እነሳለሁ። እኮ ግን እንደዛ በጣም ቀን በቀን ወይ ምናምን አይደለሁም። ሳልወድዝም ብዬ በቃ አይ አንዴ በቃ ለማስታወሻ ምናምን እያልኩኝ እነሳለሁኝ እንጂ ሰዎችን ማንሳት እወዳለሁ። ግን አልችልም ነው በደንብ ይሄ እንደ ፎቶ አንሺዎቹ አልችልም ግን እኔ ባለቺኝ አቅም ሰዎችን አነሳለሁኝ።

የምትወደው ከተማ የት? ነው ያው እኔ ያለሁት አሁን ቅድም ብዬ እንደነገርኩክ እንደ ሀገር በኢትዮጵያ ነው ያለሁት ከተማ ደግሞ አሁን ለትምህርት ብዬ ወደ አክሱም መጥቻለሁ። የተወለድኩበት ረገ ሀሙስ የሚባል ነው። ከዛ የሆነ እስከ አምስተኛ ክፍል እዛ ነበርኩኝ። ስድስተኛ ክፍል ከጀመሩ ያው እስካሁን ጀምሬ እስካሁን መቀሌ ነው ያለሁት። እና መቀሌ በጣም እወደታለሁ ለምን መሰለህ? ሰፊ ስለሆነች ከዛም ደግሞ በጣም ብዙ ሰው ትተዋወቃለህ። ከዛ በጣም ብዙ ነገርን ተገኝበታለህ ብዙ እድልን ተገኝተበታለህ እንደመቀለ ማለት ነው። አሁን ከዘሬ ስለወጣሁ እንጂ አዲስ አበባ ምናምን ሌሎች አካባቢያቸው አይቻቸው አላውቅም። ግን የምወደው እኔ እስካሁን ከየኋቸው ማለት ነው። በቀሌ አሪፍ ናት። ከዛ በተረፈ አክሱምም የአየር ሁኔታዋ በጣም አሪፍ ነው። ስለ መቀሌ አንዳንድ ነገሮችን ልንገርህማ ከዛ ወደ አክሱም እመጣለሁ። አክሱም ይሄ መቀሌ የትግራይ ዋና ከተማ ናት በጣም ብዙ ብዙ ህዝብ አላት። ከዛ ደግሞ አብዛኛው ነጋዴ ነው። ይሄ አስፋልት ላይ ስታይ ነጋዴ ነው የተወሰነ እነ ሻማ ክርቢት ማስቲካ ምናምን ይዞ የሚሸጥ አለ። ከዛ ደግሞ በጣም ይሄ በቤተከራይተው የሚሸጡ አሉ። ከዛ በተለፈው ደግሞ በጣም ብዙ ሰፈሮች አሉት። አሁን ለምሳሌ ልንገርክ ጋሮ አድሃ ቅድሚያ ወያኔ አድሃቂ ደግመ ምሳል ቀልቀል ደብሪ ሰው አከሬ ከዛ አድ ሀውሴ ከዛ ደሞ አይደር ሰለስተህ እንደዛስ ለሚባሉት ነው። እየነገርኩክ ያለሁት እና እንደዚያ ያለሁት አሉት። አሁን እነሱ በጣም የየራሳቸው መታወቂያ ያላቸው መታወቂያ ስልክ አሁን ለምሳሌ ዳእዋ ስትል በ ከመቀሌ ጫፍ ስለምትገኝ አሃ ይሄ ጫፍ ያለውን ወደ ተንቤን አካባቢ ስለሚሄድ። የትም ቤት አካባቢ ምናምን አሁን ለጪ ስል መሰባ አካባቢ ነው። እሰበስ ሲሚቶ የሚመረትበት አካባቢ። ይሄ ጫፍ ያለውን የበሰወን አካባቢ ይባላል ማለት ነው። አሁን ቀደመ እያለ ስቴድ የገበያ ማዕከል ነው። አደሀቂ ደሞ እሱም የገበያ ማዕከል ነው ግን። ከ ዋጋው ከቅድመ እያነ እሱ ርካሽ ነው ማለት ነው ከዛም። አዳሀም የገበያ ማዕከል ነው። ይሄ ፍራፍሬዎች ሽንኩርት ቲማቲም ምናምን የሚሸጥበት ማለት ነው። አዳሃስ ደግሞ ስትል እዛ ጋር በጣም የሀብታሞች መንደር ነው የሚባለው በሰባካሪ አድሃውሴ የሀብታሞች መንደር ነው የሚባለው። ሰዓት ከሬ ስትል ደግሞ ያው እንደነገርኩክ ከዛ መምህራኖችም አሉት እዛ አካባቢ ትንሽ ከዛ እዳ ገብርኤል የሚባል አለ። ደግሞ እዛ ጋር በጣም የሆነ የወጣትነት በጣም ትልልቅ ወጣት ሰዎችን የበዙበት ከተማ ነው ማለት ነው። እዳ ገብርኤል ማለት ከዛ በዘለለ ያው እንደነገርኩህ ይሄን ትመሰላለች መቀሌ። እንዳወቅኳት ግን በጣም የውሃ ችግር ምናምን አለ አካባቢው አየር እንኳን ደህና ነው ግን የውሃ ችግር በጣም አለባት። ከዛ በዘለለ ደግሞ ይሄ አክሱምን ልንገርህ አክሱም ደህና ናት። ውይ ሃይማኖት ግን በስመ አብ በእውነት ልጆቹም ራሱ ከትንሽ እስከ ትልቅ ጀምሮ ቅዳሴ ይሄዳል በተለይ እሁድ እሁድ ደግሞ ማንም ሰው አይቀርም። ትንንሾች ራሳቸው ይመጣሉ ከዛ በጣም በእውነት በጣም ይገርማሉ እኔ እራሱ በጣም ይደንቁኛል። ቅዳሴ ስርዓቱ የሚቆረብበት ክፍል ያውቁታል ቁጭ የሚባልበት ተአምር ሲነበብ ይቆማሉ በጣም በቃ ይለያሉ መንፈሳዊ ህይወታቸው። ደህና ናት አትጠፋም ከዛ ግን ሰፈሮች አሉት። ሀውልት የሚገኝባት ናት በተለይ ደግሞ ከሁሉም በላይ ደግሞ አክሱም ጽዮን የሚገኝባት ናት። በጣም ብዙ ይሄ የቱሪዝም ሰዎች የሚመጡባት ወደዚህ ናት በጣም ብዙ ሰው ለመጎብኘት በጣም ስለሚፈልጋት ነው መሰለኝ። በጣም ብዙ ሰው ያያታል። በጣም ማራኪም ናት አሁን ገፅታዋ የተፈጥሮ አኳኋኗ ምናምን በጣም አሪፍ ናት። እዚህ አካባቢ ደግሞ ዳጋ ሀምሴ የሚል አለ ፀሀይ ብራቅ ኮንዶሚኒየም። በጣም ብዙ ሰፈር አላት እኔም እስካሁን የማውቃቸው እነዚህ ነው ይመስላሉ ከዛም ግቢ አላት። አክሱም እኔ የምማርበት ከዛ በዘለለ ደግሞ መቀሌ ውስጥ ሶስት ግቢ አለ። አይደር ግቢ ይባላል የጤና ተማሪዎች ናቸው። የሚገቡበት ከዛ ይሄ አሪድ የሚባል አለ የጠቅላላ በቃ የተፈጥሮ ሳይንስ የሚማሩበት አለ። ከዛ ቢዝነስ ካምፓስ የሚባል ደግሞ የማህበራዊ ሳይነስ የሚማሩበት ተማሪዎች ነው የሚገቡበት ማለት ነው። እዚህ አክሱም ደግሞ ሪፈራል እና ዋና ጊቢ ይባላል ሪፈራል ውስጥ ደግሞ የጤና ተማሪዎች ይገቡበታል። ይሄንን ይመስላል ማለት ነው። እኔ የምወደው መቀሌ ነው ብያለሁ ይሄንን ይመስላል አመሰግናለሁ ጨርሻለሁ